አዲስ ቴክኖሎጂ መማር እወዳለሁኝ አዎ አዲስ ቴክኖሎጂ በጣም ወሳኝ ነገር ነው። የሰው ልጅ ሲኖር እያንዳንዱ ፍጥረት ቅኝት እና የሚሄድበት ርቀት የተለያየ ነው። የሰው ልጅ ጭንቅላት ደግሞ ፈጣሪም ሲፈጥረው እንዲፈጥር አዲስ ነገር እንዲያገኝ ፈቅዶለታል። ስለዚህ ያ ግኘት የሰው ልጅ ግኝት ፈጣሪ የፈጠረው ነገር ነው በፊትም እኛም የማናውቀው ያ ደግሞ የሚገኝም በሰው ልጅ ጥበብ ነው። ያ የሰው ልጅ ጥበብ ደግሞ አንዱ አዲስ ቴክኖሎጂ ማምጣት ነው። አዲስ ቴክኖሎጂ ሲመጣ ደግሞ በየጊዜው ወደ አዲስ ነገር እናገኛለን አዲስ እውቀት እናገኛለን። አዳዲስ ግኝት ይገኛል ያንን መማር ደግሞ የሰው ልጅ ግዴታ ነው። የሰው ልጅ አዳዲስ ነገሮችን የማይማር ከሆነ ደግሞ የሚያገኘው የሚያጋጥሙ ችግር ምንድነው? ውድቀት ነው ማለት ውድቀት ማለት እንዴት ነው? ቴክኖሎጂን በየጊዜው የማንጠቀም ከሆነ አዲስ ከሚመጣ ቴክኖሎጂ ጋር የማንገናኝ ከሆነ መጨረሻ ላይ ወደኋላ እንቀራለን። ስለዚህ ቴክኖሎጂ እኛን እየቀደመ እንሄድና እኛ ኪሳራ ውስጥ እንገባለን። ስለዚህ ማንም ሰው አዲስ ቴክኖሎጂ ሲመጣ መማር መቻል አለበት እኔም አዲስ ቴክኖሎጂ ሲመጣ መማር አወዳለሁኝ። ምክንያቱም የማላውቀውን ነገር ነው የማገኘው የማላውቀውን ነገር ሳገኝ ደግሞ አይምሮዬ አዲስ ነገር ነው የሚቀበለው አዲስ ነገር ሲቀበል የፈጠራ ችሎታየ ይጨምራል። ስለዚህ የሰው ልጅ ሁልጊዜ አዲስ ነገር መማር አለበት አዲስ ነገር ማወቅ አለበት። ባወቀው ነገር ላይ ብቻ መኖር የለበትም ባወቀው ነገር ላይ ብቻ የምንኖር ከሆነ እሱ ህይወት አይደለም። ምክንያቱም ሰው ሁል ጊዜ አዲስ ነገር ይፈልጋል አዲስ ነገር ማየት ይወዳል አዲስ ነገር መለማመድ ይፈልጋል ይሄ የሰው ልጅ ጭንቅላትን ፍላጎት ጭምር ነው። ስለዚህ ተፈጥሮ በራሷ አዲስ ነገር እንድታስተምርን እንፈቅድላታለን ስለዚህ የሰው ልጅ ሁል ጊዜ አዲስ ነገር ሲመጣ መማር መቻል አለበት። እኔም ቴክኖሎጂ ሲመጣ የመማር ፍላጎት አለኝ ሁሌ መማር እወዳለሁኝ። ቴክኖሎጂ ቀድሜው እንድሄድ እንጂ እኔን እንዲቀድመኝ አልፈልግም። ስለዚህ ቴክኖሎጂ የራሱ ቫልዩ የራሱ ተግባር አለው በሰው ልጅ ህይወት ውስጥ ያን ደግሞ ለማምጣት የመጀመሪያው ሪሰርች ስራ ለሰው ልጅ የፈጠራ ችሎታዎችን ሁሉ ተጠቅሞ የራሱን ስራ ይሰራል። ደግሞ ዞሮ ዞሮ ጥቅሙ ለሰው ልጅ ነው የሰው ልጅ ነው የሚጠቀምበት የሰው ልጅ ነው ራሱን የሚጠቅምበት ስለዚህ ያን ቴክኖሎጂ መጠቀም ግዴታ ነው። ለምሳሌ አሁን በዚህ ዘመን የአስተውሎት ወይም ኤአይ የሚባለው ቴክኖሎጂ የሰውን ጭንቅላት የመተካት አቅም እያገኘ ነው። ስለዚህ ይሄን ቴክኖሎጂ የመጠቀም አቅም የማናዳብር ከሆነ ቴክኖሎጂው ራሱ እኛን ይውጠናል ማለት ነው። እኛን ዋጠን ማለት ደግሞ እኛ ምንም ስራ መስራት አንችልም። እኛን ከስራ ውጪ ያደርገንና ቴክኖሎጂው ራሱ ስራውን እየሰራ ይሄዳል። ያ ደግሞ ለሰው ልጅ ድካምና ጭንቀት ያመጣል። ሰው ስራ ሲሰራ ሲፈጥር ነው ደስ ብሎት የሚኖረው ህይወትን የሚያጣጥማት እንደዛ ነው። ነገር ላይ እየኖረ ከሆነ ግን ህይወትን አያጣጥማትም ስለዚህ ምን መሆን አለበት? ከፈጠራ ችሎታ ጋር ራስን ማገናኘት ከቴክኖሎጂ ጋር ራስን ማገናኘት አዳዲስ ፈጠራወች ሲመጡ ከዛ ፈጠራ ጋር ራስን የራስን አቅም መገንባት ያስፈልጋል። ከዛ ውጪ ትርፉ ጉዳት ነው የሚሆነው። ምክንያቱም ቴክኖሎጂ እኛን እየዋጠን ከመጣ እኛ የምናገኘው ጥቅም ምንድነው? ምንም ህይወት ከጥቅሟ ይልቅ ጉዳቱ ያመዝንብናል። ስለዚህ ምን መደረግ አለበት? እያንዳንዱ ሰው ቴክኖሎጂን ሲፈጠር የመጠቀም ብቃት ማሳደግ መቻል አለበት እንደዛ ካልሆነ በጣም አስቸጋሪ ነው። ምክንያቱም ቴክኖሎጂ በየጊዜው ይቀያየራል በተለይ አሁን በዚህ በሃያ አንደኛው ምዕት አመት ቴክኖሎጂ በየጊዜው ይቀያየራል ሁሉም ቴክኖሎጂ መልኩን ቀይሮ ነው የሚመጣው። ስለዚህ ያ ቴክኖሎጂ ምን መደረግ አለበት በሰው ልጅ አእምሮ መለመድ መጠቀም መቻል አለበት። ሰው ያን ቴክኖሎጂ መጠቀም እንጂ ቴክኖሎጂው ሰውን እንደጠቀመው መፍቃድ የለብንም። ምክንያቱም ሰው ነው የፈጠረው ቴክኖሎጂውን እኛም ሰዎች ነን። ያን የፈጠርነውን ቴክኖሎጂ መጠቀም ደግሞ የኛ ድርሻ ነው። ስለዚህ ምን ማድረግ አለብን? ሁል ጊዜ አዲስ ቴክኖሎጂ ሲፈጠር ያን ቴክኖሎጂ ሁሌ መላመድ ማንበብ እንዴት ነው የሚሰራው የሚለውን ማወቅ ከእኛ ይጠበቃል። ምክንያቱም እንደ ሰው መኖር መቻል እንደ ሰው ምንኖረው ደግሞ በቴክኖሎጂ ላይ ስንሰለጥን ነው። ይሄንን ማወቅ ይገባናል ማለት ነው። ስለዚህ እኔም አዲስ ቴክኖሎጂ መማር እወዳለሁ

የምወደው መጽሐፍ መጽሐፍ ቅዱስ ነው። ማለት መጽሐፍ ሲጀመር በሁለት ይከፈላል የመጀመሪያው መንፈሳዊ መጽሐፍ ወይም ደግሞ ስለ እግዚአብሔር ጥበብ የሚያወራ መጽሐፍ ይባላል። ሁለተኛው ደግሞ አለማዊ መጽሐፍ ወይም ደግሞ ለትምህርት ለውቀት በዚህ አለም ስንኖር የምናገኛቸውን መጽሐፍ የሚያሳውቁን የጥበብ መጽሐፎች አለማዊ ጥበብ መጽሐፎች አለማዊ መጽሐፍ ይባላሉ። በመጀመሪያ እኔ መጽሐፍ ማንበብ እወዳለሁኝ የምወደውም የመጀመሪያ ደረጃ የምሰጠው የምወደው መጽሐፍ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ትልቅ መጽሐፍ ነው። ብዙ ሪሰርቾች ሲናገሩ በአለም ውስጥ ትልቁ ተነባቢ መጽሐፍ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በጣም የምወድበት ምክንያት የመጀመሪያው በዚህ አለም ስኖር እንዴት መኖር እንዳለብኝ ያስተምረኛል ይመክረኛል ይገስጸኛል። ደግሞ ከሞት ጀርባ ስላለው ህይወት የዘላለም ህይወት ይነግረኛል። የዘላለም ህይወት ሰው ከሞተ በኋላ በዘላለም ህይወት በእግዚአብሔር ቤት የሚኖርበት ያሳያል። ስለዚህ መጽሐፍ ቅዱስ የህይወታችን መሰረት ነው። የህይወቴ መሰረት ነው። ከሞት ጀርባ ከመቃብር ጀርባ ያለውን ህይወትም ስለሚነግረኝ መጽሐፍ ቅዱስ በጣም ነው ማንበብ የምወደው። ምክንያቱም ሰው ከፈጣሪ ውጪ ምንም ማድረግ አይችልም ምክንያቱም ሰው የመጣው በፈጣሪ ነው ወይም በእግዚአብሔር ነው ስለዚህ ከእግዚአብሔር ውጪ ምን ልናደርግ አንችልም። ይሄን ማድረግ ስለማንችል ሁል ጊዜ ከእግዚአብሔር ጋር ተጣብቀን ከእግዚአብሔር ጋር መኖር እንዳለብን አምናለሁኝ። ይሄን ደግሞ የሚያግዘኝ መጽሐፍ ምንድነው? መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ ማንበብ በጣም ነው የምወደው። ሌላኛው በሁለተኛ ደረጃ ማንበብ የሚወደው መጽሐፍ የትምህርት መጽሐፍ ነው። የትምህርት መጽሐፍ ነው የትምህርት መጽሐፍ ማለት ለምሳሌ ይሄ ሰውን ለማስተማር የተጻፉ መጽሐፍቶች አሉ። የሰውን አይምሮ ለመገንባት የተጻፉ መጽሐፍቶች አሉ። በጣም ምወደው የትምህርት መጽሐፍ የመጀመሪያው አይምሮን የመጠቀም ብቃት የሚል መጽሐፍ ነው። የሰው ልጅ አይምሮን እንዴት መጠቀም ይችላል የሚለው መጽሐፍ። እጅጉን ለሰው ልጅ ጠቃሚ ነው። እግዚአብሔር ሲፈጥረን ጥሩ አይምሮ አለን ንጹህ አእምሮ አለን። ይሄን አእምሮ መጠቀም ደግሞ የተገባ ነው። ይሄን አእምሮ ለመጠቀም ደግሞ ብዙ መጽሐፍትን ማንበብና አይምሮንም በዛ መንገድ ማለማመድ የተገባ ነው። ያስፈልጋልም ጭምር እኔ በጣም የማነበው መጽሐፍ አንዱ የአእምሮ ጥበብ ሌላኛው ደግሞ ዴል ካርጊኔ የጻፈው መጽሐፍ ጠብታ ማር የሚል መጽሐፍ ነው። ጠብታ ማር አነስ ያለች መጽሐፍ ናት በመጠንዋ ግን ውስጧ ብዙ ነገር ትይዛለች። ጠብታ ማር ይላል መጽሐፉ ርዕስ እነዚህ መጽሐፎችም እወዳለሁ። ሌላው ደግሞ የራዕይ ሀይል የሚል መጽሐፍ ወዳ አንብቤያለሁኝ በጣም የወደድኩት መጽሐፍ ነው የራዕይ ሀይል የሚል መጽሐፍ። ከዛ ውጪ ደግሞ በጣም የምወዳቸው መጽሐፎች የትምህርት መጽሐፍ ማለት ለምሳሌ ፕሮግራሚንግ መጽሐፍ የመሳሰሉትን እወዳቸዋለሁ ምክንያቱም ብዙ ነገር ያስተምሩኛል። ብዙ ነገር ነው የሚያስተምሩኝ ስለዚህ ያንን ደግሞ ለመረዳት የግድ መጽሐፍ ማንበብ አለብኝ። ልክ ለሆዴ ምግብ እንደምበላው ሆዴ ምግብ እንደሚርበው ለአእምሮ ደግሞ ማንበብ አለብኝ። ምክንያቱም አይምሮ ይጠማል ብዙ ጊዜ የሚጠማው ደግሞ እውቀትን ፍለጋ ነው ጥበብን ፍለጋ ነው። የጥበብ አይነት ደግሞ ሁለት ነው አለማዊ ጥበብና መንፈሳዊ ጥበብ ይባላል። አለማዊ ጥበብ የሚባለው በአለሙ ስንኖር የምንጠቀመው የሰው የሰውነታችን ወይም ደግሞ የአቅማችን ወይም የአእምሮአችን ልኬት መጠን የሚፈልገውን አቅም ለመወሰን ነው። መንፈሳዊ ጥበብ ደግሞ እሱ እግዚአብሔር ነው። መንፈሳዊ ጥበብ የሚባለው እግዚአብሔር ነው። ስለዚህ እኔ በጣም የምወደው የመጀመሪያ መጽሐፍ ቅዱስ ነው ከዛ ውጪ ግን እንደየሁኔታው አነባቸዋለሁ ማንበብ እወዳለሁኝ። ምክንያቱም ሰው ካላነበበ ምንም በህይወት ለውጥ አያመጣም። ለመኖር ለመለወጥ ለማወቅ ማንበብ ግዴታ ነው ምንም ጥያቄ የለውም። ስለዚህ ለማንበብ ደግሞ የራሱን መጽሐፍት መስፈርቶች አሉን ለምሳሌ የአእምሮ ግንባታ መጽሐፍ ሊሆን ይችላል የትምህርት መጽሐፍ ሊሆን ይችላል የጊዜ አጠቃቀም መጽሐፍ ሊሆን ይችላል ብዙ አይነት ይዘት ያለው መጽሐፎች አሉ እነሱን መጽሐፎች ደግሞ እንደየፍላጎታችን እናነባለን። እኔ ግን በአጠቃላይ ከመጽሐፍ ቅዱስ በላይ የማነበው መጽሐፍ የለም